አዎ የእቃ ቁጥጥር አረጋለሁ። ቤቴ ያስቀመጥኳቸውን እቃ ስመለስ እንዳገኘኋቸው አይነት እንዳስቀምጬ እንደሄድኩ አይነት መሆናቸውን ማረጋገጥ እፈልጋለሁ ብዙ ጊዜ። እቃዬ የት ከሚቀመጡ እንዴት ማድረግ እንዳለብኝ? እንዴትስ መሆን እንዳለባቸው ስለማደርግ ብዙ ጊዜ እቃዬን ቁጥጥር አደርጋለሁ። ያን ነገር ደግሞ የተማርኩት ከእናት እና አባቴ ከልጅነቴ ጀምሮ እንደዚህ አይነት ነገር ማንነት እንዲኖረኝ አርገው ነው ያሳደጉኝ እና። እያንዳንዷ ቦታ ጥንቃቄ አደርጋለሁ አሪፍ ሆኖ መገኘትን ስለምፈልግ ማለት ነው

የምሳ እረፍቴ አሁን የለኝም ደሮ ቢሆን ግን ከአንድ ሰዓት ተኩል እስከ ሁለት ሰዓት ድረስ ምሳ ሰዓት ላይ እረፍት ሊደረግ ይችላል። አሁን ግን ቤቱ ውስጥ ስራዎቼን በሙሉ የምሰራው ቤት ስለሆነ ማድረግ ያለብኝ ነገሮች በሙሉም ምሰራበት ሰዓት የተወሰነ አይደለም። ስለዚህ የፈለግሁ ሰዓት መብላት የፈለግሁ ሰዓት መስራት የፈለግሁ ሰዓት መዝናናት እችላለሁ። ምሳዬንም ምረሳባቸው ጊዜዎች አሉ ቤት ውስጥ ስሰራ ምክንያቱም የራሴ ስለሆነ ቅድሚያ መስጠት ላለብኝ ሙሉ አደርገዋለሁ። ቅጥር ቢሆን ግን ሰዓት የተወሰነ ስላለ ከዚያ ውጪ መብላት ስለማይቻል አይሆንም።